አዎ በሚገባ በከተማው ጨጫታና በስራ ውጥረት ውስጥ ሆነን አንዳንድ ጊዜ ራሳችንን እንረሳለን። ነገር ግን እዛ ፉል መካከል ሆነ ንጹህ አየር ስንተነፍስና የወፎችን ዝማረ ስንሰማ አእምሮአችን አዲስ ጉልበት ያገኛል። በተፈጥሮ ውስጥ መራመድ የአካል ብቃት እንቅስቃሴ ብቻ አይደለም የውስጥ ሰላም ማግኛ መንገድ እንጂ እና ከቴክኖሎጂ ወጣ ብለን ከምድር ጋር ስንገናኝ ጭንቀታችን ይቀንሳል። ፈጠራችንንም ይጨምራል እና ለ በቀን ቢያንስ ለሃያ ደቂቃ በተፈጥሮ ውስጥ መራመድ የደም ግፊትን ይቀንሳልና ለጤናም ጥሩ ነው። እና ትኩረት ለተማሪዎች ወይም ለስራ ሰዎች በተፈጥሮ ውስጥ መቆየት ትኩረትን ለመሰብሰብ ይረዳል

እኔ በልዩ ሁኔታ የማስታውሰውና በልቤ ውስጥ ልብ ቦታ ያለው ባል ገና ነው ገና ሲመጣ አየሩ ሁሉ ይቀየራል በጋው ጠባ ሰማዩን ኮርቶ አዝመራው ተሰብስበው የሚመጣው የደስታ በቅት ነው የገና ባል ከሃይማኖታዊ ሴት ባለፈ በቤተሰብ መካከል ያለው ፍቅር የሚገለጽበት ልዩ ጊዜ ነው። በጧት ተነስቶ ወደ ቤተክርስቲያም መሄዱ በበነጭ ባህላዊ ልብስ አጊጦ እንኳን ለደረሳችሁ የሚባባሉ የኢትዮጵያዊነት አንድ ውበት ነው። በተለይ ደግሞ የገና ጨዋታ ወጣቱ ሜዳ ላይ ወጥቶ በገና ጨዋታ የቆጡን ጌታ እያለ የሚጫወተው ጨዋታ ለባሉ የተለየ ድምቀት ይሰጣል። በቤት ውስጥ ደግሞ የዶሎሮቱ መዓዛ የቆሎና የቂጣው ሽታ ከቤተሰብ ጋር በጋራ ማዕድ ዙሪያ መሰብሰቡ የማይረሳ ትዝታ የፍጥረት ገና የሰላም የፍቅር እና የመገናኛ በዓል ነው። የገና ጫጫ በኢትዮጵያ በዓሉ ከሚታበብ ባህላዊ ጨዋታዎች አንዱ ሲሆን እረኞች ጌታ ሲወልድ በህፃንን መቻወታቸውን ለማስታወስ የሚደረግ ነው። ኢትዮጵያውያን ገና በተሳሳተ የምታከብረው የራሷን ጥንታዊ የዘመናዊ አቆጣጠር ስላላት ነው

ወተት ለብዙዎቻችን የእለት ተእለት አመጋገባችን አካል ነው። ገና በማለዳው ተኩስ ወተት በሻይ መጠጣት ቢሆን ማታ ከመተኛታችን በፊት አንድ ብርጭቆ ወተትን መጎንጨት ልዩ የሆነ እርከታን ይሰጣል። አንደኛው ለሰውነታችን ለጥንካሬያችን አስፈላጊ የሆኑትን ካልሺየም እና ፕሮቲን በከፍተኛ መጠን የያዘ መሆኑ ነው። በተለይ ለጥርስና ለአጥንት ጤንነት ወተት ተወዳዳሪ የለውም። ሁለተኛው ደግሞ በባህላችን ውስጥ ያለው ቦታ ነው። ወተትና ማር ተብሎ እንደሚመረቀው ሁሉ ወተት የጥጋበና የሰላም ምልክት ተደርጎ ይታያል። አንዳንድ ሰዎች ወተቱን ብቻውን መጠጣት ይመርጣሉ። ሌላው ደግሞ በቡና በሻይም በተለያዩ የምግብ አይነቶች ውስጥ ቀላቅሎ ይጠቀመዋል። በዚህ ላይ ደግሞ የሰውነት ድካምን ለማስወገድ እና ሰላማዊ እንቅልፍን ለመተኛት ትልቅ ረዳት ነው።

ብዙ ጊዜ ትኩረት የሚሰጠው ለስራችን ታማነት ቢሆንም ከሁሉ በቀላይ ቅድሚያ ሊሰጥ የሚገባው ግን የኛ ደህንነት ነው። የስራ ቦታ ደህንነት ሲባል የአካል ጉዳት እንዲደርስ መጠበቅ ብቻ አይደለም የአእምሮ ሰላምህና ምቹ የስራ ሁኔታን መፍጠርም ጭምር ነው። በግንብታ በፋብሪካም ሆነ በቢሮው ውስጥ ስንሰራ አስፈላጊውን መከላከል መሳሪያ ውስጥ መጠቀም የምንሸራተት ወይም የመውደቅ አደጋዎችን አስቀድሞ መከላከል እና የአደጋ ጊዜ መውጫዎችን ማወቅ መሰረታዊ ነገሮች ናቸው። ጥንቃቄ ማለት መፍራት ሳይሆን ራስህና ባልደረባ መጠበቅ በስራ ገበታችን ላይ የምናሳየው ንቁነት እና የድህንነት የደንቦችን ማክበር በሰላም ወደ ቤታችን እና ወደ ቤቶቻችን ወደ ቤቶቻችን ወደ ቤተሰቦቻችን እንድንመለስ ዋስትና ይሆናል። ከመጸጸት አስቀድሞ መጠንቀቅ ልዩ ብልሃት ነው ሁልጊዜም ደህንነታችን ይቅደም

አዎ ዛሬ ዛሬ ዋይፋይ ወይም የገመድ አድርጎ ኢንተርኔት አገልግሎት ልክ እንደ አየር እና እንደ ውሃ ለኑሯችን መሰረታዊ ይሄውን መጣህ ቤታችን ስራ ቦታችን አልፎ ተርፎም በካፌዎች በህዝብ መዝናኛዎች ዋይፋይ መኖሩን ማረጋገጥ ልምዳችን ሆኗል ኢንተርኔት መረጃን በፍጥነት ለማግኘት ከሩቅካሉ ወዳጃችን ጋር ለመገናኘት አልተፎተርፎም ስራችንን ካለንበት ሆነን እንድንከውን ትልቅ በር ተከፍቶልናል። ነገር ግን ዋይፋን ስንጠቀም ማሰብ ያለብን አንድ ትልቅ ነገር አለ። እሱም ደህንነት ነው። የህዝብን ቤት ስንጠቀም የግል መረጃዎችን እንዳይሰረቁ ጥንቃቄ ማድረግ እንዲሁም በኢንተርኔት የምናሳልፈውን ጊዜ በአግባቡ መመጠን ያስፈልጋል። አንድአንድ ጊዜ ደግሞ ከዋይፋይ ወጣ ብለን ከቴክኖሎጂ ጋር ፊት ለፊት መገናኘት እና አየሩን መቀበል ለጤናችን ጠቃሚ ነው።

በስራና በብዛትና በእለት እለት ሩጫ ውስጥ ስንጠመድ አእምሮአችን እረፍትና ንጹህ አየር ፍለጋ ይጮሃል። መናፈሻዎች የከተማውን ሳንቦዎች ናቸው እዚያ ስንሄድ አረንጓዴ ተፈጥሮ የአበባዎቹ መዓዛ የወፎቹ ዝማሬ የውስጥ ሰላም ይሰጠናል። ብዙ ብዙዎች ጠዋት ላይ ስፖርት ለመስራት አንዳንዶች ደግሞ ጸጥታ በሰፈነበት ቦታ መጽሐፍ ለማንበብ ይመርጣሉ ሌሎቻችን ደግሞ ከቤተሰብ እና ከልጆቻችን ጋር ለመጫወት እና ደስ የሚል ጊዜ ለማሳለፍ እንሄዳለን። ጥናቶች እንደሚያሳዩት በተፈጥሮ መካከል የደቂቃዎችን ማሳለፍ ጭንቀትን ይቀንሳል። የፈጠራ ችሎታን ይጨምራል እንዲሁም ደስታን ይሰጣል። በሳምንት አንድ ጊዜም ቢሆን ወጣ ብሎ ተፈጥሮ ማድነቅና ራስህን ማደስ። አንዘንጋ